አዎ እፈታለሁኝ ምክንያቱም በስራዎቼ ላይ የተለያዩ አይነት ችግሮች ሲገጥሙኝ እነዚህን ችግሮች ቦታ ቦታ አስጄ ችግሮችን ከፈታው በኋላ ነው እንግዲህ ወደ ስራ የምሄደው ማለት ነው። እና በስራ ቦታ ላይ ችግሮችን መፍታት እኔ እለት ከእለት ከማደርጋቸው ስራወች ወይም ክንዉኖች ወይም ደግሞ የተራቀቁ እንቅስቃሴዎች ውስጥ አንዱ ነው ማለት ነው። ስለዚህ በስራ ቦታ ላይ ችግሮችን ስቀርፋቸው ችግሮችን ስፈታቸው ቀጣይ ደግሞ የተሻለ ስራ እንድሰራ የተሻለ እንድንቀሳቀስ በጣም ያስችለኛል ማለት ነው። እና በዚያ ምክንያት በስራ ቦታዬ ላይ በየትኛውም ቦታ በምሰማራበት ቦታ ላይ የተለያዩ ችግሮች የተለያዩ መሰናክሎች የተለያዩ በጣም እኔን ተግዳሮት ሊያደርጉኝ የሚችሉ ነገሮች ሲመጡ እነዚህን ተግዳሮቶችን እፈታለሁኝ ማለት ነው። ከፈታሁ በኋላ ደግሞ ለቀጣዩ ስራ ደግሞ እዘጋጃለሁኝ ማለት ነው። እና ችግርን መፍታት ትልቅ እንግዲህ የመፍትሄው ግማሽ አካል ነው ነው የሚባለው። ስለዚህ ችግሮችን ሁሌም ቢሆን በስራ ቦታዬ ላይ እፈታለሁኝ ማለት ነው